ስለ ቅርብ ጓደኛህ ንገረኝ ለሚለው ያው ቅርብ ጓደኛ ማለት ቅርብ ጓደኞች አሉኝ ማለት ከአንድ በላይ የሆኑ የቅርብ ጓደኞች አሉኝ። እነዛ ቅርብ ጓደኞች በሁሉም አይነት በጥሩም በመጥፎም ያው ብዙ ጊዜ አብረው ሊሆኑ የሚችሉ። እንዲሁም ደግሞ ሁሉንም ጉዳዮች ውስጠ ሚስጥሮችንም ከልብ ያለው ጉዳዮችንም አብረን ተጋርተን ልናወራ ልንወያይ የምንችልባቸው ሁኔታዎች ይኖራሉ። እና ቅርብ ጓደኛ ብዙ ማለት ነው። ማለት ቅርብ ጓደኛ ማለትም ብዙ ነገሮችን ሊጋራ የሚችል ሰው ነው ማለት ነው።

ኢሜል ትጠቀማለህ ለሚለው? አዎ በርግጥ ኢሜል እጠቀማለሁ ምክንያቱም አሁን ለተለያየ የስራ ጉዳዮች መልእክት ከተለያዩ ካምፓኒዎች ተቋማትም መልእክት የምቀበለውም የምልከውም በኢሜል በኩል ስለሆነ ኢሜል እጠቀማለሁ። ማለት ነው